ምግብ አዎ በሚገባ ምግብ ለሌሎች አካፍላለሁኝ እንደውም ማለት ምግብ ስበላ በተለይ ምሳ ሰዓት ላይ ምግብ ስራ ቦታ ላይ ሆኜ የምበላ ከሆነ ከጓደኞቼ ጋር ወይንም ደግሞ ከስራ ባልደረቦቼ ጋር አንድ ላይ በመሆን ነው የምመገበው ማለት ነው እና ያው የስራ ሰዓታችን ተመሳሳይ ስለሚሆን ምሳ የመብለያ ሰአታችንም ተመሳሳይ ነው የሚሆነው ስለዚህ በዚህ አጋጣሚ ያው ተሰብስበን አንድ ላይ ትሪ ላይ በማድረግ ለምሳሌ ያው ምሳ እንትን ቋጥረን በምሳ እቃ ይዘን ከቤታችን ሰርተን ይዘን እንደዛ እንሄዳለን ከዛም በኋላ አንድ ትሪ ላይ ያለውን ምሳ እንዘረግፍና አንድ ላይ ቀላቅለን አብረን የመብላት ሁኔታ አለ እና ይሄ ነገር ያው በጣም አሪፍ ነው አንደኛ ትንሽ ያው ዘና ያደርጋል ከሰዎች ጋርም የተወሰነ ልውውጥ ለማድረግ ያግዛልም እንደገና ደግሞ አብሮ መብላት ደግሞ እንትን ፍቅር ያደረጃል ይባላል አብሮ የበላ ሰው ምንም ቢሆን አብሮ የበላ ሰው ምናምን ይባላል እንደውም ከነአባበሉ በሀገራችን ውስጥ እና አብሬ እንደዛ ከጓደኞቼ ጋር እበላለሁኝ። ሌላው ነገር ደግሞ ያው አንዳንዴ እንደዚህ ዳቦ ወይ በቃ እንደዚህ ያሉ ነገሮች ሲኖሩ ደግሞ ያው ዞሬ እንደዛ አድላለሁ ለሰራተኞች በዛ አይነት መልኩ አብረን ተካፍለን እንበላለን ማለት ነው። ከዛ በተጨማሪ ደግሞ ያው የኢትዮጵያ ባህል በራሱ ምንድነው ለምሳሌ ምግብ እኔ እየበላሁ እያለ ሌላ ሰው ቢመጣ እንብላ ይባላል እንብላ ይባላል እንደ ባህልም ነው ያው ልማድም ነው እንብላ ተብሎ ሰውን የመጋበዝ ሁኔታ አለ ማለት ነው። አብሮ እንዲበላ አብሮ እንዲሳተፍ ማለት ነው ያው ያ ያ ይሄ ሁሉም ሰው ነው የሚያደርገው ነገር ነው ለምሳሌ አንድ ሰው ምግብ እየበላ እየበላው እያለ ከመጣ እንብላ አለዋለሁ ማለት ነው እና እንብላ ብዬ እጋብዘዋለሁ ማለት ነው። እንዲህ በላ እድሉን እሰጠዋለሁኝ እና ይመስለኛል ይሄ እንብላ የሚለው ባህል ኢትዮጵያ ውስጥ ያለ ብቻ ይመስለኛል። ይኸው ኢትዮጵያ ይሄ ከማህበራዊ ትስስር ጋር ብዙ የሆኑ ባህሎች አሏት ማለት በሌላው አለም ላይ የማናገኛቸው የተለያዩ ባህሎች አሉ። ኢትዮጵያ ውስጥ እና ደስ ይላል ማለት ይሄ ነገሩ አንደኛ ሰው ብቸኝነት እንዳይሰማው ያደርጋል። እንደገና ይሄ ምንድነው መጨነቅ ወይንም ደግሞ ጭንቀት ይሄ በውጪው አለም ዲፕሬሽን ተብሎ የሚጠራው ነገር እሱን ይቀንስለታል ምክንያቱም ለምሳሌ በዛ አጋጣሚ የተገናኘ ሰው የተለያየ ሀሳብ ይለዋወጣል ማለት ነው። ምግብ እየበላ ለምሳሌ የተለያዩ ሀሳቦች ይነሳሉ ይለዋወጣሉ ለአንድ ሰው በጣም የጨነቀው ጉዳይ ለሌላኛው ሰው ሲያማክር ይቀለዋል። ሁለተኛ ነገር ደግሞ እዛኛው ሰው ጋር መፍትሄ ሊያገኝ ይችላል እንደ ከባድ ያየው ነገር ቀለል አድርጎ ያኛው ሰው ሊረዳው ይችላል ማለት የሚችለው ነገር ሆኖ ሊረዳው ይችላል እና ከዚህ አንፃር ይሄ ነገር በጣም ጥሩ ነው። ብዬ ጥሩ ነው ብዬ አምናለሁኝ ያው ይሄ ማህበራዊ ትስስርን ያጎለብታል እንደገና ይሄ ከጤናም አንፃር በጣም ጠቃሚ ነው ብዬ አስባለሁ። ጤነኛ የሆነ ከሰዎች ጋር ያለን ግንኙነት እንደገና ደግሞ ያው ያለንን ምግብ ለሰዎች ስናካፍል በረከትም ነው ለምሳሌ እንደ መጽሐፍ ቅዱስም ይባላል። ለምሳሌ ሁለት ልብስ ካለህ አንድ ልብስ ለበረደው ሰው ወይንም ደግሞ የምትበላው ምግብ አንተ ከሞላልህ ለማይበላ ሰው ስጥ ይባላል። እና ከዛ አንፃር በጣም አሪፍ ነው ከሃይማኖትም አንፃር የሚደገፍ ነገር ነው ይሄ ነገር። ስለዚህ አሪፍ ባህልም ነው ሰዎችም እንደዛ ያደርጋሉ ብዙ ሰዎች ያው የማያደርጉ ሰዎችም ቢያደርጉት አሪፍ ነው ብዬ አምናለሁ። ያለንን ነገር ለሌሎች ባካፈለን ቁጥር ለእኛ በረከት እያገኘን ነው የምንሄደው ማለት ነው።

እንግዲህ በመስሪያ ቤት ደረጃ በተለያዩ የጊዜ ልዩነቶች ውስጥ ስብሰባ እናደርጋለን። ለምሳሌ በየሳምንቱ ሰኞ ሰኞ ስብሰባ እናደርጋለን። ምንድነው እሱ ያለው ስብሰባ ያው አንደኛ ነገር ያለፈው ሳምንት እንዴት ነበር? የሚለው ነገር ይገመገማል። እና በዛ የተገመገመው ነገር ማለት በትክክል ተሰርቷል ወይ? የተቀመጠው እቅድ በትክክል ምን ያህል ፐርሰንት አሟልተናል? የሚለው ነገር ይታያል። ክፍተቶች ካሉ እንግዲህ እዛ ጋር ሀሳብ በመቀያየር ያው ክፍተት ያለበት ቦታ በደንብ ይገመግማል ማለት ነው። እና ያንን ክፍተት ለመሙላት የተለያዩ ሀሳቦች ይነሳሉ ወይንም ደግሞ ከምን ማለት ያ ክፍተት የተፈጠረው ከምን እንደሆነ ይጠየቃል። እዛ ክፍል ላይ ያለ አካል ይጠየቃል። ይጠየቃል እና እና ከተጠየቀ በኋላ ያንን ክፍተቱን ለመሸፈን ወይንም ደግሞ ያለውን ጉድለት እንዲያርም እንዲደረግ ወይንም ደግሞ ተጨማሪ እርዳታ የሚደረግ ከሆነ እንደዛ ተጨማሪ የሆነ እርዳታ ይደረጋል ማለት ነው። ሌላው ደግሞ ከዚህ በተጨማሪ ደግሞ በቀጣይ በዚህኛው ሳምንት ምን እንደ እንደታቀደ እቅድ እቅዶች ይነገራሉ። ወይንም ደግሞ እቅዶች እንደ ሀሳብ ይቀመጣሉ ማለት ነው። በነዛ እቅዶች ላይ ውይይት በምን አይነት መንገድ እንስራ ተብሎ ውይይት ይደረጋል እና ከዛን በኋላ ያው ወደዛ እዛ ላይ ብቻ የተለያዩ ሀሳቦች ይነሳሉ። ማለት ሊያጋጥሙን የሚችሉ ተግዳሮቶች ወይንም ደግሞ ምን ችግር ሊያገጥመን ይችላል እነዛን ችግሮች ደግሞ በምን አይነት መንገድ እንለፋ እንለፋቸው የሚለውን ነገር ለምሳሌ ያው ብዙ አይነት ችግሮች ይኖራሉ። አንደኛ ነገር የሰው ሀይል እጥረት ሊሆን ይችላል። ቦታው ላይ ክፍተት ሊኖርበት ይችላል። ወይንም ደግሞ የመዋቅር ችግር ሊሆን ይችላል። ብቻ ወይንም የአቀቦት ችግር ከተለያየ አንፃር ያው ከማቴሪያል ከብዙ ነገሮች አንፃር እንደዛ ወይንም ደግሞ ያለመናበብ ችግርም አንዳንድ ጊዜ ሊመጣ ሊያጋጥም ይችላል። እና እነዚህን ችግሮቻችንን በምን አይነት መንገድ ምን አይነት መፍትሄ አስቀምጠን ወደፊት እንዴት ማስተካከል እንችላለን? የሚለው ነገር ላይ በሰፊው ሀሳቦች ይነሳሉ። ያለበት አካልም ሊኖር ይችላል። እዛ ድክመት ያለበት ክፍል ላይ ወይንም ደግሞ አካል ላይ እንደ ግለሰቡም ሆነ እንደ ቡድን ወይንም ደግሞ እንደ ክፍል በደንብ በጥልቀት ይገመገማል። እነሱም ሀሳብ እንዲሰጡበት ይደረጋሉ። እና ከዛ ክፍተታቸውን እንዲያርም መታረም ያለበት እንዲያርም ታርሞ እንዲቀጥል፤ መስተካከል ያለበት ተስተካክሎ ወይንም ደግሞ ያው የሚያስፈልገው ነገር ተጨማሪ የሰው ሀይል የሚያስፈልግም ከሆነ ጊዜያዊም ቢሆን ከሌላ ቦታ ላይ ተነስቶ እንደ የስራው አይነት ተጨማሪ የሰው ሀይል እንዲጨመር በዛ ቦታ ላይ ሸፍኖ የሚሰራ ሰው ከአንደኛው ቦታ ላይ ተነስቶ ወደዛኛው ቦታ እንዲሰራ የማድረግ ሁኔታዎች ይኖራሉ። ብቻ በአጠቃላይ የተለያዩ ሀሳቦች ይነሳሉ። እና አሪፍ ነው። ይሄ ስብሰባም ጥሩ ነው ብዬ አስባለሁ። በተለይ በግሩፕ ሲሰራ ስብሰባና ስብሰባና ግምገማ በጣም አሪፍ ነው እና ከዛ አንፃር በጣም ጠቃሚ ነው። ለወደፊት አቅጣጫ ለማስያዝ ስራዎችን ለመስራት አሪፍና የተሳካ ስራ እንዲኖረን ያው ሁሉም ሰው ድካሙ ፍሬ እንዲያፈራ የሚያደርግ ነገር ነው ብዬ አስባለሁኝ። እና በጣም አሪፍ ነው ይሄ የስብሰባ ሰዓት በጣም ቆንጆ ነው። ሰዎችም እንደዛ ቢያደርጉ ብዬ አምናለሁኝም እና ደግሞ ወሳኝም ነው።

አዎ በሚገባ የተለያዩ በጀቶችን አስተዳድራለሁኝ ለምሳሌ ያህል ያው በመስሪያ ቤት በስራ ቦታም ላይ ሊሆን ይችላል። ለክፍሉ የተመደበለትን በጀት ማቴሪያልም ሊሆን ይችላል። እነዛን ነገሮች እቆጣጠራለሁኝ እና የተለያዩ ዳታዎችን እይዛለሁ መረጃዎች ማለት ነው መረጃዎችን እይዛለሁ። መረጃዎች ምን ላይ እንደዋሉ? ለምን ጉዳይ እንደወጡ? እንደገና ደግሞ ወደፊት ምን ሊያስፈልግ ይችላል ምን ያህል? ያው ከእቃዎች አንፃር ማለት ነው። ይሄን ያህል እንትን ሊያስፈልግ ይችላል ይሄን ያህል እንትን ይሄን ያህል እስከዚህ ያህል ጊዜ ድረስ የሚለውን ነገር በዝርዝር ትንሽ ሰፋ ባለ መልኩ እይዛለሁኝም እንደዛ አቀርባለሁኝም ማለት ነው። ያው በተወሰነ ሙሉ በሙሉ ሳይሆን የተወሰነ ለሚያስፈልገው ክፍል ብቻ ማለት ነው። እነዛን ነገሮች አደርጋለሁ ያው በቤት ውስጥም ቢሆን በጀቶችን እይዛለሁኝ። ምንድነው? እሱ እነዛ በጀቶች ለምሳሌ ከወርወር ምን ያህል ፍጆታ ይኖራል? ለምሳሌ ቤት ውስጥ ከምንጠቀምባቸው ነገሮች ሊሆን ይችላል። ያው የተለያየ ከምግብ መስሪያ ወይንም ደግሞ ማለት አጠቃላይ እዚህ ጋር ለምሳሌ ለጽዳት ምን ያህል ይወጣል? ለተለያዩ ለምግብነት ለመግብነት ፍጆታ የሚውሉ ነገሮች አሉ። እነዛ ነገሮችም ምን ያህል ምን ያህል የሆነ ብር ያስፈልጋል በዛ እንትን ላይ ለአንድ ወር ያህል? ምን ያህል ምን ያህል እቃ በምን ያህል ብር ያስፈልጋል? የሚለውን ነገር እይዛለሁኝ ማለት ነው። ይሄ ያው ትንሽ ሰፋ ያለ ነገር ነው። አንዳንድ ጊዜ ለአስራ አምስት ቀንም ሊሆን ይችላል። ለሳምንትም ሊሆን ይችላል። እነዚህ ነገሮች ማለት የምንጠቀም እንደየ አጠቃቀም ሆኖ ለምሳሌ ረጅም ጊዜ የማይቆይ ነገር ቶሎ ቶሎ አላቂ የሆነ ነገር ያው የሚበላሹ ነገሮች ሊኖሩ ይችላሉ። እነኛን ነገሮች ያው የወር በጀት አንይዝባቸውም ቤት ውስጥ ስለዚህ ለምሳሌ የአንድ ሳምንት ከሆነ የአንድ ሳምንት በጀት ይያዛል ማለት ነው። ከዛም በኋላ እንደገና ደግሞ አልፎ ለሌላኛው ሳምንት በዛ መልኩ። ያው አጠቃላይ ምንድነው በጀትን ማስተዳደር ማለት ጠቅለል አድርገን ስናየው። በቤት ውስጥም ሆነ በመስሪያ ቤት አንደኛ ነገር ምን ያህል አቅም አለን ነው መጀመሪያ ያለን ጥሬ እቃ ወይንም ደግሞ ያለን ገንዘብ ምን ያህል ነው የሚለው ነገር ይታያል። በሁለተኛ ደረጃ ደግሞ ምን ምን ያስፈልገናል? የሚለው ነገር ዝርዝሮች ይወጣሉ። በሶስተኛ ደረጃ ካለን ንብረት አንፃር ወይንም ደግሞ ካለን ገቢ አንፃር ሊሆን ይችላል ካለን በጀት አንፃር ካለን ንብረት አንፃር። ምን ምን ነገሮችን በምን ያህል ጊዜ እናደርጋቸዋለን። ወይንም ያው ፍጆታችንን ከዛ ላይ ለምሳሌ አንዳንድ ጊዜ ፍላጎታችንና ፍላጎታችንና ገብያችን ላይመጣጠን ይችላል። ፍላጎታችን ከፍ ብሎ ገበያችን ዝቅተኛ ሊሆን ይችላል። ስለዚህ የዛን ሰዓት ላይ ሞር ማለት በይበልጥ አስፈላጊ የሆነው ነገር ምንድነው? ወይንም ደግሞ ምንን ብንቀንስ ብዙም የማይጎዳን ነገር ማለት ወይንም ደግሞ አስፈላጊ በጣም አስፈላጊ የሆነው ነገር ምንድነው? ለእኛ የሚያስፈልገን አሁን ላይ የሚለው ነገሮች በዛ በደረጃ ይወጣል ማለት ነው። ስለዚህ ለነዛ ነገሮች ቅድሚያ ይሰጣል ወይንም ደግሞ እዛ ላይ ወጪ ይደረግበታል ማለት ነው። ብዙ አስፈላጊ ላልሆኑ ያልሆኑ ነገሮችን ወይንም ደግሞ በመጠነኛ መደረግ ያለባቸውን ነገሮች አነስተኛ የሆነ በጀት ይመደብበታል ማለት ነው። እዛ ላይ ያው በዚህ አይነት መልኩ ያለውን ገቢና ወጪ እንትኑን ለማመጣጠን እሞክራለሁኝ። ያው ቤት ውስጥም ቢሆን ልክ እንደዛው አይነት አካሄድ ነው የሚኬደው ማለት ነው። አንዳንድ ጊዜ ደግሞ ከዛ ያለፈ የማይጠበቁ ወጪዎች ሊያጋጥሙ ይችላሉ። እንግዲህ ለነዛ ደግሞ ያው በጀት ተደርጎ የሚቀመጥ ለትርፍ ጊዜ ወይንም ደግሞ እንደዚህ ለአንዳንድ ነገሮች ተብሎ የሚቀመጥ በጀት ይኖራል ማለት ነው። ከዛ የመጠቀም አይነት ነገር ይኖራል ብቻ በአጠቃላይ ይህ ነው

ዜና እንግዲህ በተለያየ አይነት ነገር አገኛለሁኝ እንደገና መረጃዎችን ያው ከተለያዩ ነገሮች ነው የማገኘው። አንደኛ ነገር ከቲክቶክ ላይ መረጃን አገኛለሁኝ። ያው ቲክቶክ በቀን በቀን እከፍታለሁኝ ብዙ ጊዜ እጠቀማለሁም ብዬ አስባለሁ ቲክቶክን ያው እጠቀማለሁም እጄም ሳላስበውም እና የተለያዩ አጫጭር የሆኑ መረጃዎችን ከዛ ላይ አገኛለሁኝ። ሌላው ነገር ደግሞ ያው ፌስቡክም የተወሰነ መልኩ ብዙ ተጠቃሚ ባልሆንም ግን በተወሰነ መልኩ እጠቀማለሁኝ ፌስቡክ። ከፌስቡክ በተጨማሪ ያው ቴሌግራም የተለያዩ ቻናሎችን እከታተላለሁኝ እና ከዛም ላይ ከቴሌግራም ቻናል ላይ አገኛለሁኝ ማለት ነው። ሌላው ደግሞ ከዛ ባለፈ መልኩ ደግሞ ከዛ ከዛ ባለፈ መልኩ ደግሞ ዩቲዩብ አለ ከዩቲዩብ ላይ እከታተላለሁኝ ማለት ነው። ሌላው ነገር ደግሞ ያው ይሄ ሀገራዊ ዜና ምናምን ሲሆን አንዳንድ ጊዜ ከ ከቲቪ ከቴሌቪዥን ፕሮግራም ላይ አገኘዋለሁ ማለት

ኮምፒውተር አዎ በሚገባው መጠቀም እችላለሁ በኮምፒውተር የተለያዩ ነገሮችን እጠቀማለሁ አሁን ላይም እንደገና ያው ስራ ስሰራም ዳታ እንደ መሰብሰቤ አንፃር ያው ኮምፒውተር ላይ ነው የሰበሰብኳቸውን ዳታዎችን ማስገባው በ አያው አብዛኛውን ጊዜ በኤክሴል እሰራለሁኝ ለምሳሌ የቀን ተቀን ሪፖርት ወይንም ደግሞ የቀን ማለት በቀን በቀን የተከናኑ ነገሮችን መረጃዎችን ኤክሴል ላይ እመዘግባለሁኝ። ሌላው ከዛ በተጨማሪ ደግሞ ያው ወርድ ላይም ያው በወርድ ደግሞ አንዳንድ ነገሮችን ደብዳቤዎችን ምናምን ለማዘጋጀት ስፈልግ ወርድ ተጠቅሜ ያው ደብዳቤዎችን አዘጋጃለሁኝ ማለት ነው። ሌላው ከዛ በዘለለ የተለያዩ የድርጅት ሶፍትዌሮች አሉ እነዛ ሶፍትዌሮች እነዛ ሶፍትዌሮች ምንድነው? የሚያገለግሉን ያው ለስራችን ወይንም ደግሞ ያው የተለመደ ነገር ነው አሁን ላይ ሶፍትዌር ተጠቅሞ ወይንም ደግሞ ኦንላይን ሲስተም በኦንላይን ሲስተም ስራዎችን ማስኬድ የተለመዱ ነገሮች ናቸው እና እነዛ ነገሮች ደግሞ በጣም ስራችንን ያቀሉልናል። በቀላሉ ማለት ከላይ ያለ ወይንም ደግሞ ማናጀር ስራ አስኪያጆች ወይንም ደግሞ ስለተሰራው ነገር በቀላሉ ለማየት ያግዘናል ማለት ነው። ሶፍትዌሩ የራሱ የሆነ ይሄ ፕሮግራማይዝ የሆነ የተጫነበት የራሱ የሆነ አንትን ስላለው በዛ መልኩ የተሰሩ ነገሮችን በቀላሉ በትክክል ዳታዎቹን ወይንም በትክክል ትክክለኛ የሆኑ መረጃዎችን እዛ ላይ ካስገባንለት አስፈላጊውን ነገር አጭር በሆነ መንገድ ቀለል ባለ መልኩ ለማየት በጣም ጠቃሚ የሆነ ነገር ነው። እና ያን ነገር ሶፍትዌር ተጠቅሜ እነዛን መረጃዎች ቀን ያው ቀን በቀን ማለት ይቻላል እነዛን ነገሮች አስገባለሁ አንዳንድ አፕዴት የሚደረጉ መረጃዎችን ማሻሻያ ማድረግ የተቀየሩ ነገሮች ካሉ እዛ ላይ ገብቼ እነዛን ማሻሻያዎች አደርጋለሁና ምናልባት ያውቃሉ እንግሊዘኛ ስለሆነ ማስተካከያዎችን ምናምን ስለሚኖሩ እነዛን ማስተካከያዎችን የምትጠቀመው ያው ኮምፒተር ተጠቅሜ ነው እንደዛ የማደርገው ማለት ነው የምሰራው ያው ከስራዬ ጋር የተገናኘ ነገር ነው። ሌላው ነገር ደግሞ ያው ምንድነው ነገሮችን ቀላል ያደርጉልናል ኮምፒውተር መጠቀም ይህ ነገር አሁን የሆነ ጊዜው ይሄ ዲጂታል ወይንም ደግሞ የቴክኖሎጂ ዘመን እንደመሆኑ መጠን ያው ብዙ ሰው ቢለምደው ብዬ የምመክረው ነገር ነው። አብዛኛው ያው ያሁን ተማሪ ከሆነ አብዛኛው ሰው ይችላልም ኮምፒውተር መጠቀም ይችላል ብዬ እገምታለሁ ግን የማይችሉ ሰዎች ራሱ እነዚህን ነገሮች በአጭር ራሳቸውን አስተምረው መጠቀም መልመድ አለባቸው ብዬ አምናለሁኝ። እና አስፈላጊም ነው ከእለት ተእለት ህይወታችን ጋር ቁርኝት ይኖረዋል ያው ማንም ሰው መጻፍ መቻል አለበት ኮምፒውተር ላይ ብዬ አምናለሁኝ ምክንያቱም ያው ስልክ ተጠቃሚ እስከሆነ ድረስ ኮምፒውተርም እንደዛው ቢጠቀም ብዬ እመክራለሁኝ እና ያው ነገሮችን በጣም ቀላል ያደርግልናል። እና በፈጠን ባለ መልኩም ለመስራት በጣም ደስ ይላል አስፈላጊም ነው ብዬ አምናለሁኝ። ስለዚህ ያው ከዚህ ጋር በተያያዘ ለምሳሌ ኢሜል ለመጠቀም የተለያዩ የስራ ኢሜሎች ሊኖሩ ይችላሉ ኢሜል ስንል ለምሳሌ ሪፖርት ማድረግ ሊሆን ይችላል መረጃዎችን ማካፈል ሊሆን ይችላል ለተለያዩ ለሚያስፈልጋቸው ለድርሻ አካላት ወይንም ደግሞ ለሚመለከታቸው አካላቶች እነዛን ነገር ለማድረስ እንደገና ያው ኢሜል ለመለዋወጥ በስራ ጉዳይም ኢሜል ለመለዋወጥ የተለያዩ መረጃዎችን ለመለዋወጥ ኮምፒውተርን እጠቀማለሁ ማለት ነው። እና ያው አጠቃቀሙንም በሚገባ መሰረታዊ የኮምፒውተር እውቀት አለኝ። እና በሚገባም እጠቀምበታለሁ ያንን ነገር እና ያው በስራዬም በህይወቴ ውስጥም በጣም አስፈላጊ ነው ብዬ አምናለሁኝም። ግን ያንን ነገር ስማር ራሴን በደንብ ነገሮችን ለማደራጀት ወይንም ደግሞ ለማስተማር የማላውቀውን ነገር ለማወቅ በጣም ጥረት አድርጌያለሁኝም እና በዛ መልኩ ከነገሩ ጋር አብዴት እያደረኩ ነው የሚሄደው ራሴን እያሻሻልኩ ነው የምሄደው ማለት ነው

አዎ ከስራ ሰዓት በኋላ እሰራለሁኝ እንደውም ብዙ ጊዜ መጨረሻ ላይ ነው የምወጣው። ሰራተኛ ወጥቶ ካለቀ በኋላ። ምክንያቱም ትንሽ ያው የስራ ጫናዎች ስለሚበዙ። ያው ማለት አለቃ ምናምን አስገድዶኝ አይደለም። ያንን ነገር የማደርገው ወይንም የምሰራው ግን አንዳንዴ ያልጨረስኳቸው ስራዎች ካሉ የስራ መደራረቦች ምናምን ሲመጡ ያልጨረስኳቸው ስራዎች ማለቅ ያለባቸው ከሆነ ከስራ ሰዓት ውጪ ተቀምጬ ማታ ላይ ሊሆን ይችላል። የተወሰነ ደቂቃዎችን እጠቀማለሁ ሰላሳ ደቂቃ እስከ ከሠላሳ ደቂቃ እስከ አንድ ሰዓት ባለው ጊዜ ውስጥ ማለት ነው። ከስራ ሰዓት ውጪ እነዛን ነገሮች ጨርሼ ለመውጣት እሞክራለሁ። ምክንያቱም ምንድነው እሱ እኔ ማለት በራሴ በእኔ እምነት። አንድ ስራ በትክክል ያንን ስራ ጨርሼው አጠናቅቄ ካልወጣው አንደኛ ነገር ከወጣው በኋላ። ሀሳቤ አይረጋጋም ወይንም ሀሳቤ መሰብሰብ አልችልም። ስለዚህ ምንድነው የማስበው? የሰራሁትን ስራ እዛው። ስራዬን ቢሮ ውስጥ ነው ጨርሼ ሀሳቤንም እዛው ላይ ጨርሼ ነው መውጣት የምፈልገው። ከዛን ከስራ ስወጣ ደግሞ ያው የራሴ የሆነ የግል ህይወት አለኝ ስለዚህ። ካለሁበት ቦታ ላይ ነው እንጂ ማሰብ የምፈልገው። ለምሳሌ ከስራ ወጥቼ ውጪ ላይ ሆኜ ስለ ስራ ማሰብ አልፈልግም ያ መጨነቅ ይባላል። ስለ ስራ ማሰብም መጨነቅ ነው የሚባለው ስለዚህ። ባለሁበት ቦታ ላይ ያለሁበትን ነገር ነው ማሰብ የምፈልገው። ያ አይነት አመለካከት አለኝ በግሌ። እና ያንን ነገር እንዳይፈጠር ስለምፈልግ ብዙ ጊዜ። ከስራ ሰዓት ውጪ ያላለቁ ስራዎች ሲኖሩ አጠናቅቄ እዛው ላይ አጠናቅቄ ወይንም ደግሞ ያን ስራ ማደር የሌለበት ነገር ከሆነ። አላሳድርም ስራውን ምክንያቱም ያው ነገ ተመልሼ ስመጣ እንደገና ወደኋላ ይጎትተኛል ማለት ነው። በእለቱ መስራት። ያለብኝን ነገር ሳልሰራ። ያደረ ስራ በመስራት ወይንም ደግሞ የተለያየ የስራ መደራረብና ጫና ሊፈጥርብኝ ይችላል። ስለዚህ ከዛ አንፃር የተወሰነ ሰዓታትን ወይም የተወሰነ ደቂቃ ያህል ቢሮ ውስጥ እቆያለሁኝ እና ለመጨረስ ወይንም ደግሞ ነገሩን ለማደራጀት እሞክራለሁ። ማለት አደራጅቼ አስቤበት ያን ነገር የተወሰነ ያህል ደረጃ ካስኬድኩት በኋላ ያው በማግስቱ ስመጣ። የተደራጀ ነገር ስለሚጠብቀኝ። ጠዋት ላይ ስራዬን ለመጀመር ወይንም ደግሞ በትክክል ለማስኬድ አሪፍ ነገር ይሆንልኛል ማለት ነው ለኔ። ስለዚህ ያው እንደዛ ብዙ ጊዜ እንደዛ ነው የማደርገው። ቢያንስ ራሱ ምንድነው? የማደርገው ነገ ከምን መጀመር እንዳለብኝ አስተካክዬና አቅጄ ነው የምወጣው። አንዳንድ ጊዜ ልጽፍ እችላለሁ። ነገ መስራት ያለብኝን ነገር ያው የስራ መደራረብ ጫናዎች ምናምን ሲኖሩ አንዳንድ ጊዜ። እንደዛ አለ ነገር ሲያጋጥም መስራት የሌለብንን ነገር ረስተን ልናልፈው ስለምንችል። ከዛ አንፃር ነገ ምን መስራት እንዳለብኝ? ጽፌ እወጣለሁኝ ማለት ነው። እና ያ ማለት አንዴ በቃ ያን ነገር። ጽፌ ከወጣሁኝ። በማግስቱ ስመጣ ያንን ነገር አልረሳውም ማለት ነው ብዙ ጊዜ ያው የተጻፈ ነገር አይረሳም አእምሮአችን ለማስታወስ ይቀለዋል። እና ልክ ማታ እንደዛ አስተካክዬ የወጣሁትን ነገር በማግስቱ ስመጣ ጠዋት ላይ የመጀመሪያ ስራዬ ይሆናል ማለት ነው። የመጀመሪያ ስራዬ ያ ይሆናል ማለት ነው። እና በዛ መሰረት ነው ስራዬን። የማስኬደው ያው ይሄ ማለት ከላይ ትእዛዝ የመጣ ማለት የሚመጣ ትእዛዝ ካለ እነዛ ትዕዛዞችን አስቀድማለሁ ማለት ነው። ለምሳሌ አስቸኳይ ነገር የሚያስፈልጉ ነገሮችን መሰራት ያለባቸው እንደ አስቸኳይ ወይንም ደግሞ ለጊዜው የሚፈለግ ነገር ሊኖር ይችላል በስራ አጋጣሚ ያው በስራ ሂደቶች የሀሳብ መቀያየሮች ይኖራሉ ከኖርማል ፕሮግራሞች ውጪ ማለት ነው ከኖርማል እውቀቶች ውጪ የሚቀየሩ ሀሳቦች ይኖራሉ። እና እነዛን ሀሳቦች ወይንም እነዛ የመጡትን ስራዎች አስተናግዳለሁ ልክ እንደየአመጣጡ ማለት ነው። ግን ከዛ ባለፈ ሁኔታ። ይሄ በመደበኛ የሆነ የአሰራር ሂደት ውስጥ በዛ መልኩ ነው። የማስኬደው ማለት ነው። እና አዎ እንደዛ ከስራ ሰዓት አልፌ አንዳንድ ጊዜ እንደየአስፈላጊነቱ እሰራለሁኝ።

ባዶ እግሬን አውቃለሁኝ አዎ ማለት እራመዳለሁ አንዳንድ ጊዜ አሁንም እቤት ውስጥ ባዶ እግሬን እሄዳለሁኝ ያው በር ላይ ስገባ ጫማ አወልቃለሁኝ እና ቤት ውስጥ ሲሆን ባዶ እግሬን እሄዳለሁኝ አንደኛ ነገር ያው ምንጣፍ እንዳይቆሽሽም እንደዚያ አደርጋለሁ ብዙ ሰው እኮ ያው ኢትዮጵያ ውስጥ ቤት ውስጥ ሲገባ ጫማ ያወልቃል ውስን ሰው ነው የቤት ጫማ የሚኖረው ብዬ እገምታለሁ። ያው ከ እሄ ነገር አንዳንዴ ከኢኮኖሚም አንፃር የሆነ ከገቢም አንፃር ሊሆን ይችላል። ያው የምናደርጋቸው ነገሮች ኢትዮጵያ ውስጥ እንደየገቢያችን ይለያያል ግን ይሄ ነገር ያው በጣም ኖርማል ነገር ነው። ብዙ ሰው እንደውም በፊት ላይ ብዙ ሰው ባዶ እግሩን እንደዚህ ረጅም መንገድ ራሱ ይሄዳል። በተለይ ወደ ገጠረ አካባቢ ያሉ ሰዎች እንደዚያ ያደርጋሉ። እኔማ አሁን ቤት ውስጥ እንደዚህ ባዶ እግሬን እሄዳለሁኝ። አውቃለሁ ባዶ እግርም መሄድ ሌላው ደግሞ አንዳንድ ጊዜ ግቢ ውስጥም ሊሄድ እችላለሁ። ማለት ያው ግቢ ውስጥ ሲሆን ብዙ እንደዚህ ረጅም ወይንም ደግሞ ረጅም ሰዓት ባዶ ግሬን አልሄድም። ግን እንደ ድንገት ሊሄድ እችለለሁ

ምንድነው እሱ ጥያቄው የምትመኘው ስራ ምንድነው? ይላል እንግዲህ ያው አንዳንድ ጊዜ የተለያዩ አይነት ስራዎችን ልመኝ እችላለሁ ወይንም ማንኛውም ሰው እንደሚመኘው የተለያየ አይነት ስራ ልመኝ እችላለሁ። ግን አሁን ላይ ምንድነው እሱ ያው ጠቅለል ሲል ስራው ምንም አይነት ማለት አንደኛ ነገር ስራው ልፋት ምናምን ሊኖረው ይችላል ግን አንደኛ የምሰራው ስራ ሰዎችን የሚጠቅመው ወይንም ደግሞ የሰዎችን ችግር የሚፈታ አይነት ስራ ቢሆን በጣም ደስ ይለኛል። የዛ አይነት ስራ እመኛለሁኝ ማለት የሰዎችን ችግር መፍታት ብችል ወይንም ደግሞ አኗኗራቸውን ማቅለል ሊሆን ይችላል። ለምሳሌ የሆነ ነገር ክሬት አድርጎ ወይንም ደግሞ ፈጥሮ ያንን ነገር ማህበረሰብ ውስጥ ይዞ ገብቶ ለማህበረሰቡ መገልገያ ያ ማለት ከዚህ በፊት በሆነ ነገር ሊገለገሉ ይችላሉ እነሱ ከሚገለገሉበት ነገር ይሄኛው በጣም የሚያቀልላቸው አንደኛ ከጊዜ አንፃር ሊሆን ይችላል ማለት ጊዜን የሚቆጥብ ወይንም ደግሞ ከገንዘብ አንፃር ሊሆን ይችላል። ገንዘብን የሚቆጥብ ያው ብዙ ጊዜ እንኳን ያው ገንዘብን ባይቆጥብም ግን ጊዜያቸውን የመግለጠ የሚቆጥብላቸው አይነት ነገር ሊሆን ይችላል ሌላው ደግሞ ይሄ ጉልበትን የሚቆጥብ ብዙ ጉልበት ሳያወጡ በቀላል መንገድ የሚሰሩበት አይነት ነገር ሊሆን ይችላል። ከዛ በዘለለ ደግሞ ማለት ያው በቃ እንደ አጠቃላይ ስናየው ከሌላው ጊዜ የሆነ ሰው የሆነ ነገርን የሚያደርግበትን ሂደት ያንን ነገር በአጭሩ ማድረግ የሚችልበትን ሁኔታዎችን መፍጠር በቀላሉ ማድረግ የሚችልበትን ወይንም በቀላሉ መገልገል የሚችሉበትን ሁኔታዎችን መፍጠር እና ያው ለማህበረሰቡ ያለውን ችግር አይቼ ያንን ችግር ለዛ ችግር የሆነ መፍትሄ አዘጋጅቼ በዛ ነገር ደግሞ እነሱ ተገልጋይና ተጠቃሚ ሆኖ ትርፋማ ሲሆኑ ማየት ያ በጣም ያ ስድስተኛ እንዲህ ያለ ስራ መስራት ያው በዛ በተዘዋዋሪ ደግሞ እኔም ተጠቃሚ እሆናለሁ ማለት ነው። ያው ከዛ ነገር ስለዚህ ያው በምሰጠው አገልግሎት ተገቢውን የሆነ ክፍያ አገኛለሁ ማለት ነው። እና ያ ነገር ያስደስተኛል ማለት አንደኛ ነገር ያው እኔ ክፍያ ማግኘት አለብኝ ለምሰጠው አገልግሎት የትክክል ነው ግን ክፍያ የማገኝበትም መንገድ ነው እዚህ ጋር ዋናው ትልቁ ነገር ያው ክፍያ የማገኝበትን ነገር የሰዎችን ችግር የሚፈታ አይነት ነገር ቢሆን በጣም ደስ ይለኛል እንደዚህ ያለ ስራ ላይ ብሰራ ብዬ አምናለሁ እንደዛም ያው እሰራለሁ ብዬ በጣም ባለሙሉ ተስፋ ነኝ። ያው የተለያዩ ችግሮች ሊኖሩ ይችላሉ የተለያዩ ጉድለቶች ሊሆኑ ይችላሉ ሊኖሩ ይችላሉ አሁን ማህበረሰቡ ውስጥ እና እነዛን ችግሮች አይቼ አንዱ ነገር ላይ ብሳተፍ ወይንም እዛ ነገር ላይ በደንብ ብሰራና የተሻለ ነገር ወደ ማህበረሰቡ አምጥቼ ባስተዋውቅ ወይንም አገልግሎት መስጫም ሊሆን ይችላል ያን አገልግሎት ብሰጥና ማለት ያው ሰው በዛ ነገር ተጠቅሞ ለዛ የሚሰጠኝን ፊድባክ እንደመስማት ደስ የሚል ነገር የለም። እና ያው እንደ እቅድም በቀጣይነት እነዚህ አይነት ነገሮች ላይ እንቀሳቀሳለሁኝ ወይንም ደግሞ እሰራለሁኝ ብዬ አስባለሁኝ። እና ሰዎች ብዙ ጊዜ ያው ስራ ለመስራት ሲያስቡ ወይንም ደግሞ እንደዚህ በተለያየ በግላቸውም ሆነ ወይንም ደግሞ በሚሰሩበት ሴክተር ላይ መስሪያ ቤት ላይም ሆነ እዚህ ነገር ላይ ትኩረት ቢያደርጉ በጣም ውጤታማ ይሆናሉ ብዬ አስባለሁ። መጀመሪያ የራሳቸውን ጥቅም ከማስቀደም ያው ለማህበረሱ ውስጥ ምን አይነት ችግር አለ? ወይንም ደግሞ ያን ችግር እንዴት ኢንላይን መንገድ ብፈታው ብሎ የመፍትሄ እንትን እዛ መፍትሄ የሆነ ነገር ላይ ተነስተው ቢሰሩ በጣም ውጤታማ ይሆናሉ ብዬ ገምታለሁም ይሆናሉ።

የድሮ ፎቶዎችህን ትይዛለህ ወይ? ይላል ርዕሱ የድሮ ፎቶዎቼን እንግዲህ ያው የተለያዩ የድሮ ፎቶዎች አሉኝ ከልጅነቴ ጀምሮ ያው ብዙ ፎቶ የምነሳ ሰው ባልሆንም ግን አሉ የተወሰኑ ፎቶዎች ከቤተሰብ ጋር፤ እንደገና ልጅ ሆኜ ደግሞ እንደዚህ ጉርድ ፎቶ፤ ሌላ ደግሞ ያው ከጓደኞቼ ጋር ትምሀርት ቤት እያለሁ ከጓደኞቼ ጋር የተነሳሁት እንደገና የት ከትምህርት ቤት ጓደኞቼ ጋር ሌላው ደግሞ ያው ከሰፈር ሰው ጋር ከዘመድ ወይም ብቻ አንድ ላይ የተነሳኋቸው የተለያዩ ፎቶዎች አሉ። ፎቶዎች ስንል ያው ከለር ያላቸውም ከለር የሌላቸውም ፎቶዎች አሉ በ ከለር የሌለው ፎቶ ማለት በጥቁር ማለት ነው ጥቁር በነጭ ነው የሚባለው በእኛ። በዛም እንደገና ደግሞ ከለር የሆነ ሙሉ ከለር ያለው ፎቶዎች አሉኝ ግን እነዛን ፎቶዎች ምንድነው እንዲ በቦርሳዬ ምናምን ይዤ አልዞርም አልበም ውስጥ ነው የሚቀመጠው ያው አንድ ቦታ በአልበም ተደርጎ ነው የሚቀመጠው እና ያው ሲይዝም በዛ መልኩ ነው በአልበም ነው የማደርገው ማለት ነው እንጂ እንደዚህ ለይቼ ወይንም ደግሞ በቦርሳዬ ውስጥ ምናምን ከትቼ ይዤ ምናምን አልዞርም ያው የፎቶ ነገር ስናነሳ የተለያዩ ፎቶዎች ይኖራሉ ለምሳሌ የምርቃት ፎቶ እንደገና ደግሞ የተለያዩ ያው ሰዎች የሆነ ምክንያት ፈልገው ነው የሚነሱት። አሁን ለምሳሌ እኔ ብዛት ያለኝ ምንድነው የሆነ ፕሮግራም ሲኖር እዛ ዝግጅት ሲኖር እዛ ላይ የምንነሳቸው ፎቶዎች ይኖራሉ። ከቤተሰብ ጋር ሊሆን ይችላል ተሰባስበን እንደገና ደግሞ ከጓደኞቼ ጋር ሊሆን ይችላል ብቻ እንደዚህ ካለው የዝግጅቱን ድባብ በሚመስል መልኩ ፎቶዎችን እነሳለን። ሌላው ደግሞ ፎቶ የምንነሳበት አጋጣሚ ምንድነው በስራ ቦታ ላይ የተለያዩ ፎቶዎችን እንነሳለን። ያም ደግሞ ለምሳሌ ከስራ ባልደረቦች ጋር አንድ ላይ በመሰባሰብ የተለያዩ ስብሰባዎች ሴሚናሮች ሲኖሩ ከዛ በዘለለ ደግሞ ያው የተለያዩ የስራ ቦታ ዝግጅቶች ሲኖሩ ፎቶ የምነሳት ነገር አለ። እና እንደ ማስታወሻነትም ያ ነገር ይቀመጣል አንዳንድ ጊዜ ደግሞ ያው ሰዎች ስራ ላይ ራሱ ሆነው ፎቶ ይነሳሉ። እኔ ብዙ ጊዜ አዎ ስራ ላይ ስሆን ትዝ አይለኝም እንደዛ የመነሳት ነገር። እንደዛ ተነስተው ያው ፎቶ የሚለቁበት ሁኔታ አለ። አሁን ላይ ያው የፎቶ ከመያዝ ይልቅ ፎቶዎች በእጅ ማለት ወይንም ደግሞ በቦርሳዬ ይዤ አልዞርም ግን ደግሞ ያሉኝን ፎቶዎች በአልበም መልኩ አንድ ቦታ እንዲቀመጥ እንዲቀመጥ ነው የማደርገው እና ያው ብዙ ሰዎች እንደዛ የሚያደርጉ ይመስለኛል። አንዳንድ ሰዎች ቦርሳቸው ውስጥ እንደዚህ የብር ቦርሳቸው ውስጥ ወይም ደግሞ ትንንሽዬ ቦርሳ ውስጥ የተለያዩ ፎቶዎችን ይይዛሉ። አንዳንዴ እንደውም ሙሉ ቤተሰቡን የሙሉ ቤተሰቡን ፎቶ ለቅሞ እዛች እንትን ውስጥ ዋሌት ውስጥ የሚከት ሰው አለ ወይንም ቦርሳ ውስጥ የሚከት ሰው አለ እና እሱን ይዞ የሚዞር አለ እና ያው ቦርሳውን አውጥቶ ሲከፍት ምንድነው ይታያል ማለት ነው እነዛ ፎቶዎች የቤተሰብ ሊሆን ይችላል የእህት የወንድም ሊሆን ይችላል ያሁን ብዙ ጊዜ ወይ የምርቃት የእህት ወንድም ምርቃት ወይ የሰርግ ፎቶ እንደዚህ ማስታወሻ ነገር ያለባቸው ፎቶዎች ወይ ደሞ የራሱን ሆኖ የህፃንነቱን ፎቶ የሚይዝ ሰው አለ። ህፃን ሆኖ የተነሳውን ፎቶ ይይዛል በቦርሳው ውስጥ ከቶ ማለት ነው። አንዳንዴ የራሱን ሆኖ የምርቃት ፎቶ ይይዛል። የራሱን ሆኖ የጋብቻ ፎቶዎች የሚይዙ ሰዎች አሉ። ብቻ ያው የተለያየ እንደ ሰው ነው የሚወስነው። እኔ ማለት ፎቶ እንደዚህ አልይዝም ይዤም አልዞርም። ፎቶም ከተነሳው የተነሳሁትን ፎቶ አልበም ውስጥ ነው የማስቀምጠው። በዛ መልኩ ነው